አዎ የድርጅት ዝግጅቶችን እሳተፋለሁ። ለምሳሌ ታላቁ ሩጫ በኢትዮጵያ። ሁለት ሺህ አስራ ስምንት ጥቅምት ላይ ይካሄድ ነበር። እሱ ላይ ተሳትፌያለሁ። እሱም ያደረኩት ያው ውሃ በማቀበል መንገዳቸውን እመራ ነበር።

ሌሎችንም ማብራራት እችላለህ ለምሳሌ በጣም ደካማ ወይም ሰነፍ የሆነ ተማሪን እንዲህ እኮ ብታነብ ጠንካራ እንደ ሌሎች ጎበዝ ተማሪ መሆን ትችላለህ። አንተ የማትሰራው ምንም ነገር የለም። አንተ የሰው ልጅ ሰው ከሆነ በቂ ነው።

ሰዎችን ላስተዋውቅ የምችለው አንደኛ ለጓደኛዬ ለቤተሰብ ሳስተዋውቅ ይሄ የቅርብ ጓደኛ ተዋወቁት ስሙን እንትና ይባላል። ለሱ ደግሞ ስማቸውን እንደዚህ ይባላሉ። ወንድሜ ነው እህቴ ናት። የአጎቴ ልጅ ነው አክስቴ ነው አባቴ ነው እናቴ ነው እያልኩ አስታውቃለሁ። እቤት ሳስታዋውቅ ማለት ነው

እኔ ደሞዝ አለ። ሌላኛው ደግሞ ሽያጭ ስሰራ ከሽያጭ የማገኘው ገበያ አለ። እና ሌላኛው ደግሞ እንትን በጣም ጠንክሬ ስሰራ የተሻለ ስሰራ እሱን ጠቅማ ጠቅሞች አገኛለሁ። እንደ ኮሚሽን መልኩ ማለት ነው

ውሃ ውስጥ መዋኘት እችላለሁ ያው ገንዳ ይኖራል አብዛኛውን ጊዜ ግን ወንዝ ነው ወንዝ ላይ ነው በቃ የታቆረው ውሃ ላይ ነው ምዋኘው። የለመድኩትም እሱ አካባቢ ነው እና ስዋኝ በቃ ሙሉ በሙሉ ሰውነቴ ውሃ ውስጥ ነው የሚኖረው የሚገኘው። ውስጥ ለውስጥ መራመድ ወይም መዋኘት እችላለሁ መሄድ እችላለሁ።

ሙዚየም ብዙ መሄድ አልፈልግም ግን የሆነ ሰዓት አምስት ኪሎ የኢትዮጵያ ሙዚየም ነበርና እሱ ሄጃለው። እና ውስጥ ላይ እነ የሉሲ አለ ታላላቅ ቅርሶችም አሉበት። ከዚህ በፊት አባቶቻችን እናቶቻችን የሰሩትን ታሪክ እሱን ሁሉ ይቀመጣል እና

ፎቶዬን የማስቀምጠው እንትን ከሆነ በዚህ በ በወረቀት ከሆነ የኪስ ቦርስ አለኝ እሱ ውስጥ ነው የማስቀምጠው እ ለምሳሌ በሶፍት ኮፒ ከሆነ በስልኬ ነው በፍላሽም አስቀምጣለሁ። በሃርድ ዲስክም እ በጣም ብዙ ከሆነ በሃርድ ደስ ከማስቀምጠው

ካለቃዬ ጋር ያለኝ ግንኙነት በጣም ደስ የሚል ነው። ያው ስራ ሲኖር እሱ ያሳውቀኛል እኔ ደግሞ ያልገባኝ ነገር ካለ። ይሄ መሆን የለበትም ብቻ ደስ የሚል እንትን ግንኙነት ነው ያለን። እሱም እኔም እንደ ጓደኛ ነው የማየው እሱም እኔን እንደ ጓደኛ ነው የሚያየኝ እንደ ብራዘር እንደ ወንድም እንደ እህት ነው የምንተያየው። እና አሪፍ ግንኙነት ነው ያለን